የምወደውን ዳቦ በባህላዊ መልኩ የሚዘጋጀውን ዳቦ ነው የምወደው በባህላዊ መልኩ የሚዘጋጀው ዳቦ ለጤና ተስማሚ ነው። በተለይ ከገብስ የሚሰራ ዳቦ ተመራጭ ነው። ስኳር የስኳር መጠኑም የተቀነሰ ስለሆነ። በባህላዊ መልኩ የሚዘጋጅ በቤት ውስጥ የሚዘጋጅ ዳቦ በጣም ጣፋጭና በጣም ለጤናም ተስማሚ ነው። ስለሆነም እኔም የምወደው ይሄን አይነት ዳቦ ነው ማለት ነው። ስለዚህ ሁሉ ሰው ለጤና ተስማሚ የሆነው የዳባ አይነት እንዲመገብ እመክራለሁኝ። በተለይ ራሳቸው ቤት ውስጥ ቢያዘጋጁ እና ቢመገቡ ተመራጭ ነው እላለሁኝ። ምክንያቱም በፋብሪካ ፕሮሰስ ተደርጎ የሚሰራው ዳቦ ለጤና ተስማሚ አይደለም። እንዲሁም ጠፋጭነትም ያን ያህል አይደለም። ቤት ውስጥ የሚዘጋጅ ግን በተለያየ የባህላዊ የአሰራር ዘዴ ስለሚሰራ በጣም ጣፋጭነት የሚጥም ዳቦ ነው የሚሆነው። ስኳር ሳይጨመርበት ንጹህ የሆነ በተፈጥሮ የተገኘ ነው። ስለዚህ ሁሉ ሰው እንደዚህ አይነት የአመጋገብ ስርዓት እንዲኖረው እመክራለሁኝ። ብዙ ጊዜም እቤቴ ነው የተዘጋጀ ዳቦ ነው ምመገበው ማለት ነው።

ዋና ሀላፊነቴ እኔ የቤተ ሰብ አስተዳዳሪ ነኝ ስለዚህ የቤተሰቦቼ ሀላፊነት አለብኝ ብዬ ነው የማስበው። እንዲሁም በስራየ ላይ የተወሰነ ሀላፊነት አለኝ። የማከናው ወይም ደግሞ የምፈጽመው ስራ አለ የምመራው ከእኔ በታች የሆኑ የተወሰኑ ሰዎችም አሉ ስለዚህ ዋና ሀላፊነቴ የተሰጠኝን ስራ በአግባቡ ፈጽሜ ማስረከብ ነው የሚሆነው ማለት ነው። ሌሎችም እንዲሁ እንደ እኔ በትክክል ስራቸው ጨርሰው እንዲያስረክቡ መቆጣጠርና እነሱንም በሰአታቸው እንዲያስረክቡ ወይ ደግሞ እንዲ ስራቸው እንዲያጠናቅቁ ማገዝ ነው የሚሆነው ማለት ነው። ከዚህ በዘለለ ወደ ቤተሰብ ስንመጣ ዋና ሃላፍነቴ ቤተሰብ መምራት ነው የሚሆነው ማለት ነው። ቤተሰብ የትምህርት ሁኔታ እንዴት መማር እንዳለባቸው የልጆች አስተዳደግ እንዲሁም ልብሳቸው በአግባቡ እንዲለብሱ እንዲመገቡ ምግቤ እንዲኖር ቤት ይሄን ሁሉ የኔ ሀላፍነት ነው የሚሆነው ማለት ነው። ምክንያቱም ልጆች ልጆች ናቸው ምንም ሀላፊነት ሊወስዱ አይችሉም ስለዚህ በዋናነት እንደ አባት እነዚህ ሀላፊነቶችን እወስዳለሁኝ ማለት ነው። ጠቅላላ የቤቱ ስርዓት እንዲይዙ ወግ እንዲማሩ ሰብ አክባሪ እንዲሆኑና በትምህርታቸው ጎበዞች እንዲሆኑ እንዲሁም ከሰዎች ጋር ተግባቢና ችግር ፈቺ የሆነ አስተሳሰብ እንዲኖራቸው እነሱን የመቅረጽ ሃላፍነትም የኔ ነው የሚሆነው ማለት ነው። እንደወላጅ

በስራየ ላይ ብዙም ተግዳሮት የለኝም እኔ ስራዬ ጠንቅቄ ማቅ ሰው ነኝ። በዚህ ስራዬ በአግባቡ እሰራለሁኝ። ስራዬ የሚያደናቅፈኝ ወይ ተግዳሮት የሚሆነኝም ነገር የለም። በሰአቴ እገባለሁ በሰአቴ ስራዬን አጠናቅቄ እወጣለሁ ስራዬም በአግባቡ አስረክባለሁ። ከስራ ባልደረቦቼ ጋርም ተግባብቼ እሰራለሁ። በመተጋገዝ ላይም አምናለሁ። ስራ በግሩፕ ወይ ደግሞ በ ቡድን የሚሰራ ነው። እንደዚህ የቡድኑ ስራ ወሳኝ ነው። የቡድኑ ስራ እጥረቶች እንኳን ቢኖሩ በቡድን ስራ ይቀረፋሉ ብዬ አምናለሁ። ስለዚህ ብዙ ጊዜ በስራዬ ምንም ተግዳሮት የለኝም። በአግባቡ ነው ስራዬን የማከናውነው ስራዬን ወደዋለሁኝ። ወይ በስራዬ ላይ ስራዬ እንዳልሰራ የሚያደርገኝ ምንም ነገር የለም። ስራዬ ስለምወደው በስራዬ ደስተኛ ነኝ። በየጊዜውም ለሚመጡ እድገቶቹም ተጠቃሚ ነኝ። ምክንያቱም ስራዬ በአግባቡ ጨርሼ ሀላፍነት በተሞላ መልኩ ስለምዋጣ። ስራየ ላይ የተመሰገንኩ ነኝ። ስለዚህ እንደ አጠቃላይ በስራየ ላይ ምንም እሄ ተግዳሮት አለኝ ብዬ የምጠቅሰው የለኝም። እንደ አጠቃላይ የጥሩ የሆነ ግንኙነት ጥሩ የሆነ ከሰው ጋር የመግባባት የመተጋገዝ እንዲሁም አውሮ የመስራት ባህል አዳብሬያለሁኝ ማለት እችላለሁ። ሌላችሁም እንደዚህ አይነት ከሌሎች በመተገጋዝና በመከባበር ስራቸው ካከናወኑ ተግዳሮት የሚባል ነገር አይነሩም ብዬ አብላለሁ

አዎ አንዳንዴ ከስራ ተመልሼ ሌላ ስራ ልጀምር ችላሉሁኝ። ምክንያቱም በዚህ በአሁን ሰዓት አንድ ስራ ብቻ በቂ አይደለም። ስለዚህ ከመደበኛ ስራ በኋላ ሌላ ተጨማሪ ስራ የምሰራበት ጊዜ አለ። ለምሳሌ ወደ ማታ አካባቢ ገፋ አድርጌ ሰአቴን ተጠቅሜ ተጨማሪ ስራዎችን የምሰራበት ሁኔታ አለ።

የምጠቀመው ሳሙና ሽታ የሌለው ሳሙና ቢሆን እመርጣለሁ ምክንያቱም ሽታ ያለው ከሆነ ለአላርጅክ እና ሌላ ነገር ሊያስከትል ይችላል ብዬ ስለማስብ ሽታ የሌለው ምርጫዬ ነው። ለቆዳዬም ተስማሚ የሆነው ሳሙና በክሊኒክ ወይ በፋርማሲ ጠይቄ ነው የምገዛው። ስለዚህ በእንደዚህ አይነት ሁኔታ ነው የምጠቀመው።

የሚጠጣ ውሃ ከከ የማገኝበት ከቧንቧ ነው ነገር ግን አጣርቼና በማጣሪያ ተጠቅሜ ነው የምጠጣው። ለዚህም ከምን ከማንኛውም ኬሚካል ነፃ የሆነ በተፈጥሮ የማገኘው ውሃ ነው። በማጣሪያ ስታጣራው ደግሞ ከተለያዩ ነገሮችም ነፃ እንደመሆኑ ለጤና ተስማሚ ነው ብዬ አስባለሁ

አዎ። ከስራ በኋላ ግምገማ ይኖራል ምክንያቱም በስራ ሰዓት አንዳንዴ ግድፎቶች ይኖራሉ። እንዲሁም ጠንካራ ጎን ደግሞ ጎን ነገሮችም ይኖራሉ። ስለዚህ ከስራ በኋላ የስራ ግምገማ ማድረግ ተገቢ ነው የሚሆነው። እነዛ ጥፋቶቹ እንዳይደገሙ ጥንካሬዎቹም እንዲቀጥሉ ለማድረግ የስራ ግምገማ ማድረግ ተገቢ ነው ብዬ አስባለሁ

እቤት የሚሰራ ዳቦ በጣም ነው የምወደው። ምክንያቱም በእኛ ባህል ዳቦ ቤት ስሰራ ብዙ ነገሮችን ይጨመርበታል። ለዛም ጠፋጭ ሆኖ ነው የሚሰራው ለጤናም ተስማሚ ነው የሚሆነው። ስለዚህ የገብስ ዳቦ ሌሎችም ዳቦዎች በቤት ውስጥ የሚሰሩ ዳቦዎች በባህላዊ የሚዘጋጁ ዳቦዎች በጣም የሚጣፉጥና ደስ የሚሉ ናቸው። እኔም የምወደው እሱ ነው